አዎ በመስመር ላይ ብዙ ትምህርቶችን እማራለሁ፣ ምክንያቱም በመስመር ላይ ስንሄድ የምናያቸው የተለያዩ ነገሮች አሉ ከሰዎች እንማራለን፣ የተለያዩ ቦታ ከተጻፉ ጹፎች እንማራለን፣ ከማስታወቂያዎችን እንማራለን፣ ከቲቪ እንማራለን፣ በተለያዩ መስመር ላይ ከሚደረጉ ከእያንዳንዳቸው እንቅስቃሴ እንማራለን። መስመር ላይ በመስመር ላይ ለምሳሌ አንድ ሰው ጥሩ ነገር ሲናገር ከሰማነው ሰው ሲያግዝ ካየነው ብዙ የተለያዩ ነገሮችን ለሰው ጥሩ የሆኑ ነገሮችን ሲያደርጉ ስናይ በመስመር ላይ መማር እንችላለን። ለምሳሌ የተለየ ጋዜጣ የምናነብበት ቦታ አለ፣ ላይብረሪ ገብተን መስመር ላይ ካለ ላይብረሪ መማር ላይብረሪ ወይም ቤተ መጻፍት መማር እንችላለን እያንዳንዱን ነገር መማር እንችላለን ስለዚህ እንደውም መስመር ሰው ከአለባበሱ ያስተምራል፣ ካካሄዱ ያስተምራል፣ ካነጋገሩ ያስተምራል፣ ብዙ ብዙ የምንማርባቸው ነገሮች አሉ መስመር ላይ ስንቀነጥ ከምናገኘው ሰው ከሚያወራው ወሬ፣ ከተሞክሮ፣ ከንጽህናው ጀምሮ ሰው ሰው ያስተምራል ማለት ነው። ስለዚህ መስመር ላይ ብዙ ትምህርቶችን መማር እንችላለን። ለምሳሌ በጣም የተለያዩ ሀገር ዜጋዎች አሉ ሀገራችን ዉስጥ እነሱ ከሚያደርጉት እንቅስቃሴ በየአንዳንዱ ነገር መማር እንችላለን ማለት ነው ለምሳሌ አንድ ሰው ታክሲ ውስጥ በተለያየ ነገር ቢጨቃጨቅ መጥፎ ነገር ምንድነው ብለን ከዛ መጥፎውን ነገር እንዳናደርግ እኛ ራሳችንን መቆጠብ እንችላለን፣ ሌላኛው ደግሞ መስመር ላይ የምንሄድበት ጊዜ ሁለት ሰዎች ተጣልተው ለምሳሌ ብናገኝ እነሱን የሚያስታርቅ አንድ ቅን ሰው ብናገኝ ካነጋገሩ እንዴት ቃላቶቹን እንደሚጠቀም እንዴት ስራዎቹን ልጆቹን ለማስታረቅ የሚሄድበትን እርቀት ብንገነዘብ በመስመር ላይ መማር እንችላለን ስለዚህ ለራሳችን የሚጠቅመውን ነገር እየወሰድን የማይጠቅመውን ነገር ደግሞ በመጣል ወይም በመተው መማር እንችላለን። የተለያዩ መጽሐፍት የሚነበቡ መስመር ላይ ካሉ እነሱን በማንበብ ማንበብ ደግሞ የእውቀት መሰረት ስለሆነ ማንበብ እንችላለን መጠቀም እንችላለን ስለዚህ በመስመር ላይ እማራለሁ።

ሙዚየም መሄድ ትወዳለህ? ለሚለው አዎ ሙዚየም መሄድ እወዳለሁ። ምክንያቱም ሙዚየም ማለት የአንድ ሀገር ማንነት ያለበት ከአሁን ካለንበት ዘመን በፊት የተሰሩ ብዙ የተለያዩ ነገሮችን የተለያዩ ቅርሶችን የተለያዩ መጽሐፍቶችን የተለያዩ ቅርጻ ቅርጾችን የተለያዩ የነገስታት አልባሳትን የምናገኝበት ቦታ ስለሆነ። ሙዚየም መሄድ በጣም ደስ ይለኛል። በጣም ብዙ ነገር አለ ሙዚየም በምንሄድበት ጊዜ ምክንያቱም ምንድነው ሙዚየም ስንሄድ አንደኛ የወደፊት አባቶቻችን የሚሰሩት ስራ ምን አይነት ነው? ምኑ ለምን እንደተጠቀሙበት ምን እንደሰሩ ምን አይነት ችሎታ ምን አይነት ጥበብ ምን አይነት ብቃት እንዳላቸው የምናይበት ነው። ከእነሱ ብዙ የምንማርበት ብርታትን ጥንካሬን አንድነትን እንድንሰራ በንጽህና እና በፍቅር መስራትም የምናይበት ቦታ ነው ሙዚየም። ለምሳሌ ሙዚየም ስንሄድ ብዙ የተለያዩ ነገሮችን እናገኛለን መንፈሳዊ ሊሆን ይችላል። አለማዊ ሊሆን ይችላል ሳይንሳዊ ሊሆን ይችላል። ማህበራዊ ሊሆን ይችላል ፖለቲካዊ ሊሆን ይችላል። የተለያዩ ነገሮችን በተለያየ ቅርጻ ቅርጽ በተለያየ አገላለጽ የምናገኝበት ቦታ ስለሆነ ሙዚየም ሲሄድ ሀሴት አደርጋለሁ እደሰታለሁ። ምክንያቱም እኔ ከእነሱ ምን እማራለሁ ብዬ አስባለሁ እኔ እነሱን እነዚህ ሙዚየሞች እነዚህ ቅርጻ ቅርጾች እነዚህ የተለያዩ ነው ባህላዊ ነገሮች መንፈሳዊ ነገሮች ፖለቲካዊ ነገሮች። አንድን ሀገር ማንነት በሚገልጹበት ጊዜ እኔ ከእነሱ ብዙ ነገር እማራለሁ። እኔስ ምን ብሰራ ነው ሀገሬን የምጠቅመው? ሙዚየም የሚቀመጥ ነገር ማድረግ የምችለው ብዬ ራሴን ከፍ አድርጌ እንዳስብ። ህሊናዬ መስራት የምችለውን ነገር እንዳሰላስል በዛ ላይ ባህሌን እንድማር እምነቴን እንድማር ማህበራዊ ህይወት ላይ ያለውን ፍቅር ያለውን አንድነት እንድንማር ፖለቲካ ምንድነው የሚለውን እንድናቅ ስለሚያደርግን። ሙዚየም ትናንትናችንን የምናይበት ትናንትናችንን ብቻ አይደለም ወደፊትም ምን ብናደርግ ባህላችንን እንጠብቃለን ምን ብናደርግ እምነታችንን እንጠብቃለን። ምን ብናደርግ ደግሞ ወደፊት ከፍተኛ የሆነ ነገር ሀገራችንን የምታድግበትን ነገር ህዝባችንን የሚጠቀምበትን ነገር አይቶ መማር የሚችልበትን ነገር መፍጠር እንችላለን የሚለውን በአእምሮአችን እንድናስብና እንድናሰላስል ያደርገናል። ከዛ በተጨማሪ ነገሮችን ስናይ ትናንትናን እናያለን በቃ አባቶቻችን ምን አይነት ጥንካሬ እንደነበራቸው እናቶቻችን እናስተውልበታለን እና ሙዚየም ስሄድ ሕሊናዬ ይረካል። ብዙ ሀሴት የማደርግበት ቦታ ነው። ሙዚየም ስለዚህ ሙዚየም ሄዶ መዝናናት ማየት መማር ማወቅ መጠየቅ ከሚያስደስቱኝ ነገሮች መካከል አንዱ ነው

አካባቢ ገበያው እንዴት ነው የሚለው? አካባቢ አሁን ላይ ብዙ ገበያዎች አሉ። ያዝእርት የአትክልት የተለያዩ እንስሳት መሻጫ አለ። ነገር ግን እንደ አዲስ አበባ ሁሉ በጣም ውድ ናቸው። ዋጋቸው ገበያው በጣም ውድ ነው። ለሁሉም ሰው ነገሮችን ማስተካከል የከበደበት ሰዓት ነው። አትክልት ይሻላል እንደውም እንደ እንስሳት ዋጋ የግብር ዋጋ። የቅቤ ዋጋ የማር ዋጋ የሁሉ የተለያዩ ነገሮች ዋጋዎች አሁን ላይ እየጨመረ ነው ያለው። ስለዚህ አካባቢያችን ገበያ በጣም ብዙ ሰው ያለበት ነው። ብዙ የተለያዩ ነገሮችን የምናገኝበት ቦታ ነው። እንቁላል አለ ዶሮ አለ ሁሉም አዝርት አትክልት ፍራፍሬ ሁሉም አለ። ብዙ ህዝብ ብዙ ማህበረሰብ የተለያየ ዜጋ ያለው። የተለያየ ብሄር አለው የተለያየ ሃይማኖት ያህል ሰው ተሰብስቦ አንድ ላይ የሚገበያይበት ቦታ ነው። እኛ አካባቢ ያለው ገበያ። ነገር ግን የአትክልቶቹ ዋጋ የፍራፍሬዎቹ ዋጋ የስጋ ዋጋ የእንቁላል ዋጋ ሁሉም ዋጋ ሁሌ ንረት ወይም ጭማሪን እያሳየ ያለ ቢሆንም ነገር ግን ህዝቡ በሚችል መጠን በሚችለው በአቅም ልክ ሁሉን ሄዶ ያለውን የሸመተ ይገዛል። ገበያውን እየተገበያየን ነው የምንገኘው። ስለዚህ ሁሉንም የአትክልት አይነት የአዝእርት አይነት የፍራፍሬ አይነት የምናገኝበት ገበያ ነው። እኔ አካባቢ ያለው ማለት ነው።